ጥፍርህን ትቆጣለህ? አዎ በሚገባ እቆጣለሁ። ያው ጥፍሮቼ ሲያርጉ እያየሁ የተለያዩ ቆሻሻዎች ቆሻሻዎችን እንዲሰበስቡ ብሎም ጤና እንዳስከትሉ የጤና ክለት ብክለት እንዳስከትሉ። አይቼ ጥፍሮቼን እጆቼንም እግሮቼንም እቆርጣለሁ። ከዚያ ያው ንጽህናየን ጠብቃለሁ ማለት ነው።

ሃይማኖታዊ ክብር ግብር ታከብራለህ? አዎ ያው የእያንዳንዱ ሃይማኖት የራሱ የሆነ መገለጫ አለው የሚያዘው ነገር አለ። ያው እንግዲህ እኔም ሃይማኖት በሚያዘኝ መልኩ ስርዓት ባለው ሰዎችን አከብራለሁ ሃይማኖቴን እጠብቃለሁ እንከባከባለሁ ብሎም ለትውልድ አስተላልፋለሁ። ይሄ መገለጫዬ ነው

ልብስ ምን ያህል ጊዜ ታጥባለህ? ያው እንግዲህ ልብስ ከስራ በኋላ ምናምን በሳምንት ቢያንስ ሁለት ጊዜ እንዲያ ስራ የሚበዛ አይነት ከሆነ ደግሞ ሁለት ሁለት ጊዜ ሶስት ጊዜ ምናምን አጥባለሁ ስራ ከበዛ አንድ ጊዜ ስራ ማይበዛ ከሆነ በሳምንት ሁለት ጊዜ ምናምን አጥባለሁ።

ቅጽል ስም አለህ? አዎ አለኝ። ያው እንግዲህ እንደ ሀገራችን አንድ ሰው ሁለት ሶስት ስም ቤተሰብ የሚያወጡለት የትምህርት የተለያዩ ጓደኞች የሚያወጡለት ስም አለ። እኔም እንደራሴ እንግዲህ የራሴ የሆነ ቅጽል ስም አለኝ። የትምህርት ቤት ስሜ ጌታሰው ነው ቅጽል ስሜ ደግሞ ገብሬ ነው ያው ጓደኞቼ ወላጆቼ የሚጠሩኝ ማለት ነው።

የትኛውን የቀኑን ሰዓት ትወዳለህ? ያው እንግዲህ እንደ ሀገራችን እንደ ኢትዮጵያ የቀኑን ሰዓት ደስ ሚለው ጠዋት ላይ ሁለት ሰዓት እስከ ሶስት ሰዓት አካባቢ ያለው። እ ቀዝቀዝ ያለ ነው። ከሰአት ደግሞ ምሽት ላይ አስራ አንድ ሰዓት አካባቢ አስር ሰዓት አካባቢ ምናምን ያው። አየር ስም ቀዝቀዝ ቀንላይ ሙቀር ስለሆነ። ማታ አስራ አንድ ሰዓት አካባቢ በጣም ይመችኛል። ያው